አዎ ማቅረብ እችላለሁ የማቀርባቸው ብዙ ነገሮች ናቸው። የሚሸጡ እቃዎች አሉኝ። ለምሳሌ እንደ ጫማ ልብስ የቦንዳ ልብሶች የመሳሰሉ ናቸው። እና ሌላ ነገርም አቀርባለሁ ማንኛውም ነገር ወይ የሚያዋጣኝን ነገር አቀርባለሁ